ኮኮብ መመልከት በጣም ነው የምወደው። ምክንያቱም አንዳንዴ ሲመሽና ኮከቦች ሲደምቁ ሲወጡ። እነሱን ቁጭ ብዬ ሳይ እንድረጋጋ እንዳስተውል ጭንቀቴንም አስረሳኛል። እንዲሁም ለኮኮቦች ህልማችሁን ንገሯችሁ እንደሚባለው። ከህልሞቼ ጋር ወደፊት መሆን የምፈልጋቸውን ነገሮች ጋር ከኮከቦች ጋር እወራለሁ ኮከቦቹም የሚመልሱልኝ ይመስለኛል። ኮከቦች ጋር ቁጭ ብሎ ማየት ኮከቦችን ማውራት እንደሚያናግሩኝ ሆኖ እንደሚያናግሩኝ በደንብ እየተሰማኝ ማውራት በጣም ደስ የሚለኝ። አንዱ የኔ ባህሪ ነው። ኮከቦችን ማየት በጣም ያስደስተኛል። በደንብ ደግሞ ጨረቃም የምትኖር ከሆነ ኮከቦች ያለ ጨረቃ አይኖሩም። ጨረቃም ያለ ኮኮብ። ስለዚህ የሁለቱም አንድነት መስተጋብር በጣም ደስ የሚለኝና የምወደው ከተፈጥሮዎቹ አንዱ በጣም ፈጣሪን የማደንቅበት አንዱ ይሄ ነገር ነው። ምክንያቱም ጸጥ ሲል ድምጾች ሳይኖሩ ሁሉም ሰው ቤቱ ተቀምጦ ብዙ አይነት እንቅስቃሴ ሳይኖር። እቤት በረንዳ ላይ ቁጭ ብሎ ጨረቃንና ፀሀይ ጨረቃንና ኮከቦችን ማየት በጣም የሚያስደስተኝና ሰላምም የሚሰጠኝ ነገር ነው። ብዙ ጊዜ ስጨነቅ ህይወት ስትፈትነኝ የማደርገው ግራ ሲገባኝ እንዲሁም ከራሴ ጋር ንግግር ስፈልግ ሁልጊዜም አማደርገው ጋቢየን ለብሼ በረንዳ ላይ ኮከቦችን ቁጭ ብዬ ማየትና ኮከቦችን መቁጠር። እንዲሁም ከፀሀይ ጋር ከጨረቃ ጋር ከኮከቦች ጋር ማውራትና መነጋገር ያስደስተኛል። ኮከቦችን በጣም የምወድና የኮከብ ተፈጥሮዎች እማደንቅ አይነት ሰው ነኝ። እንዲሁም ኮከቦች ጋር ስለ ህልሜ ስለመሆን ስለምፈልገው ህይወት እንዴት እየሆነልኝ እንደሆነም እነግራቸዋለሁ ሁሉንም በግልጽ ነው የምነግራቸው። እነሱም የሚያወሩኝ ይመስለኛል እንደሚመልሱልኝ እያደረኩ ነው የማወራቸው። እና ከእነሱ ጋር ንግግር እነሱም ማየት ኮኮቦች ጋር በማታ ብቻችንን ቁጭ ብዬ እነሱ ጋር መነጋገር በጣም እነሱን መመልከት በጣም የሚያስደስተኝና በጣም የምወደው አንዱ። ባህሪ ነው እንዲሁም ጥሩ ጊዜ የምናሳልፍ ይመስለኛል ምክንያቱም ማንም አይረብሸንም። ምንም አይነት ድምጽ አይረብሸንም ምክንያቱም ማታ ሲሆን ሁሉም ሰው ቤት ሆኖ ጫጫታ አይኖርም የልጆች ጩኸት ምናምን አይኖርም። ስለዚህ ቁጭ ብለህ ጋቢህን ለብሰህ በተለይ ደግሞ ዘፈን እየሰማሁኝ ወይ ደግሞ መዝሙር እየሰማሁኝ ቁጭ ብዬ እነሱን መመልከት በጣም የሚያስደስተኝና ወደ በጣም ወደ ሌላ አይነት ስሜት የሚወስደኝ አይነት። ባህሪን ይፈጥርልኛል። ኮኮቦችን ማየት በጣም ከሚያስደስተኝና ከበጣም ከምወደው አንዱ ልማዴ ውስጥ አንዱ ነው። በጣም ስጨነቅ ሲከፋኝ ለሰው ማውራት የማልፈልገው ነገር ሲኖር ቁጭ ብዬ ለጨረቃና ለኮኮቦች ነው የማወራቸው ለፈጣሪም እንዳወራሁት ይሰማኛል። ለምን እንደሆነ አላውቅም ምናልባት ከፍ ስላሉ ይሆን አላውቅም። ግን ከኮኮቦች ጋርና ከጨረቃን ቁጭ ብሎ ማየት የሚያስደስተኝና በጣም እነሱ ጋር ጊዜ ማሳለፍ በጣም የምወድ አይነት ሰው ነኝ። እንዲሁም አንዳንዴ ከፍቅረኛዬ ጋር ስንሆን ቁጭ ብለን ስለወደፊት መሆን ስለምንፈልገው ነገር ምን አይነት ህይወት መኖር እንደምንፈልግ ምን አይነት ጊዜ ማሳለፍ እንደምንፈልግ እንደውም ስለተለያዩ ነገሮች ከእሷ ጋር ቁርጭ ብለን ስለወደፊታችን እንነጋገራለን። ያም በጣም ሁኔታ እንዲፈጥርልን የሚያደርገን ኮኮቦቹና ጨረቆቹ ናቸው። በእነሱ ፊት ለፊት ቁጭ ብለን ከፊታቸው ቁጭ ብለን ቃል እንገባባለን። መቼም አልጠላህም መቼም አልጠላሽም። እንዲሁም መቼ በምንም ጊዜ አብሬህ ነኝ አብሬሽ ነኝ። ጨረቃዎችን እንደ መሃላ ቆጥረናቸው ናቸው ጨረቃዎችን እንደ መስክር ቆጥረናቸው ከእሷ ጋር ቁጭ ብለን ስለወደፊቱ ህይወታችን። ምን ያክል ልጆች እንደሚኖሩን ምን ስንት ስንት ወንድ ስንት ሴት እንደምንፈልግ ሁሉ ለጨረቃ ሁሉንም ለኮከቦች እንነግራቸዋለን። እንዲሁም ኮከቦችን ለመቁጠር እንሞክራለን። ይሄ በጣም የሚያስቅና የሚያዝናና አንዱን ጊዜ የምናሳልፍበት ለእኛ አንዱ ጥሩ ጊዜ ነው ብዬ አስባለሁ። ምክንያቱም ኮከቦችን መቁጠር በጣም አስቸጋሪና ከባድ ነው እንደሚታወቀው። ምክንያቱም በጣም ብዙ ከመሆናችሁ የተነሳ እንዲሁም የትኛውን እንደቆጠርን የትኛውን እንዳልቆጠርን ማወቅና መረዳት ስለማንችል በጣም አዝናኝ ነገር ነው የሚሆነው። እና ሁልጊዜ በዛ እንጣላለን በቁጥሩ እንጣላለን ሁልጊዜ በቁጥር እንከራከራለን ግን ለጨዋታ ለቀልድ ነው እንጂ እንደዚህ ቁም ነገር ብለን ተጣልተን ተኳርፈን አናውቅም። እና ጨረቃዎች ለእኛ በጣም ባለውለቶቻችን ናቸው። ህልሞቻችን የሚያውቁት የውስጣችንን የሚያውቁት ከሰዎች በላይ ከቅርቧችን ካሉ ሰዎች በላይ የኔን ሚስጥር የኔን ጭንቀ የኔን ሀዘን የሚረዱኝና ለነሱ የማማክራቸው እንደ ሚስጥረኛ የጓደኛ እርጌ ነው ምወስዳቸው። እንዲሁም ጊዜ ጥሩ ጊዜ ማሳለፍባቸው። ስፈልግ ከራሴ ጋር መነጋገር መፈልግ ቀጥታ ጨረቃ ማታ ጨረቃ ስትወጣ ኮኩቡች ሲደምቁ እነሱን ጠብቄ እነሱ ጋር መውራት የምወደኝ ሰው ነኝ እና ጨረቃን እመለ

የኔ ልዩ ችሎታዬ መሳል ነው ስዕል በጣም ነው የምወደው። ስዕል በጣም ለህይወቴ በጣም አስፈላጊና ስዕል በጣም ጠቃሚ ነገር ነው ለኔ። ስዕል ሀሳቦቼን የምገልጽበት። ከጭንቀቴ የሚያስረሳኝ የምፈልገውን ሀሳቤን የምገልጽበት ሀሳቤን የማስተላለፍበት እንዲሁም ለሰዎች መልእክትን የማስተላልፍበት ነገር ነው። ስዕል በጣም የምወደውና በጣም የሚያዝናናኝም ነገር ነው። ስዕል ብዙ ነገር ይጠይቃል ስዕል ማስተዋልን ይጠይቃል ስዕል ትኩረት ማድረግን ይፈልጋል። ስዕል ጥንቃቄን ይፈልጋል ስዕል ትዕግስትን ይፈልጋል። ስዕል በህይወቴ ብዙ ነገር ያስተማረኝና ህይወቴ ጣፋጭ እንዲሆን ህይወቴ የተሻለ እንዲሆን ካረገልኝ አንዱ የጥበብ ነገሮች አንዱ ይሄ ነው። ስዕል የምወደውም ለዛ ነው። ስዕል ትኩረቱን ይጠይቃል ስዕል ሙሉ ሀሳብን የምትሰራው ስራ ጋር ማድረግን ይፈልጋል እንደዛ ካልሆነ ትሳሳታለህ። ያሰብከው ነገር አይመጣልህም ያቀድከው ነገር ሀሳብህን በትክክል መግለጽ አትችልም ማለት ነው። ለዛም ነው ስዕል ትኩረት ያስፈልገዋል የሚባለው። ስዕል ስስል ሁል ጊዜ የማሰበው ስለ ሀሳቤ ነው መግለጽ ስለፈለኩት ሀሳብ ማስተላለፍ ስለፈለኩት ሀሳብ መናገር ወይም ለሰዎች ማሳወቅ ስለፈለኩት ሀሳቤ ነው የማስበው። ይሄን ነገር እንዴት ነው በስዕል መልክ የምገልጸው? ይሄን ነገር እንዴትስ ነው ሰዎች ይሄን አይተው ምን ሊረዱ ይችላሉ? ምንስ እንዲረዱ ነው የምፈልገው? በምንስ እይታ እንደሆነ እፈልጋለሁ? እንዴትስ ካአንድም ሁለት ሶስት ሀሳቦችን በሶስት መልኩ ማስተላለፍ እችላለሁ የሚለውን ነገር ነው የማስበው። ስዕል ለዚህም ነው ትኩረት ይፈልጋል ስዕል ማስተዋልን ይፈልጋል የሚባለው። ለዛም ነው እኔ ስዕልን የምወደው ልዩ ችሎታዬም ስዕል ነው። በስዕል ሀሳቤንም ብዙ ጊዜ ገልጬ አውቃለሁ በስዕል የምፈልገውን ነገር ተናግሬ አውቃለሁ ሳላወራ በስዕል የምፈልገውን ነገር ተናግሬ አውቃለሁ። በስዕል ብዙ ነገሮችን አድርጌያለሁ በስዕልም ብዙ ገንዘቦችን ሰርቻለሁ ለዛ ነው ስዕልን የምወደው። ስዕል በጣም ደስ የሚለኝና የሚያዝናናኝ ነገር ነው። ከጭንቀቴም ያስረሳኛል ለምን እንደሆነ አላውቅም። ሲከፋኝ ሲጨንቀኝ ህይወት ሲያስጨንቀኝ እንዲሁም አንዳንድ ነገሮች ሲያስጨንቁኝ ገብቼ መሳልና ንድፌን መጀመር ነው የምጀምረው። ምክንያቱም ትኩረቴን እዛ ጋር ሙሉ ለሙሉ ሳደርግ የሚያስጨንቀኝ ነገር ሁሉ ከእኔ ብንን ብሎ ተኖ ይጠፋል። ለዛም ነው እኔ ስዕልን እንደ አንድና ዋናኛ የጭንቀት መርሻ መንገድ አድርጌ የማስበው። ስዕል ለኔ እንደ ስራ አይደለም ስዕል ለኔ እንደ ጊዜ ማሳለፊያ አይደለም። ስዕል ለኔ ህይወት ነው። ስዕል ለኔ ሀሳቤን የምገልጽበት የሚጠቅመኝ የምትጠቀምበት ሳይሆን የሚጠቅመኝ ነገር ነው። ለዛም ነው ስዕልን የምወደው ስዕል የስዕል ችሎታዬን ብዙ ጊዜ ለማዳበር እሞክራለሁ። ምክንያቱም በጣም ብዙ ሀሳቦችን በቀላሉና በአጭር ጊዜ መግለጽ ስለምፈልግ። ስዕል በጣም ብዙ ነገሮች አሉት። ስዕል ውስጡ ስንገባ መሳል ስንጀምር ቀለልና እንደምናስበው አይነት ያክል አይሆንም ምክንያቱም በጣም ከባድ እና ጊዜም ይፈልግ። ምናልባትም አንድ ስዕልን ለመጨረስ እንደሁኔታው ሁለት ሳምንት ሊፈጅብን ይችላል ያ ማለት ደግሞ በጣም ረጅም ጊዜ ነው። ያንን ነገር በአፋችን በቃል መናገር እና ማስቀመጥ እንችል ይሆናል ምናልባት ግን ስዕልን አንድም የውበት መግለጫ አድርገነው አንድም መልእክታችንን ማስተላለፍ የምንችልበት እንዲሁም ታሪኮችን መናገር የምንችልበት ነገር ነው። ስዕል በቀላሉ ማንም ሰው እንዲረዳው ህፃናቶችም አይተው እንዲረዱት ከትልቅእስከ ትንሽ አይተውት እንዲረዱት ማድረግ ይቻላል። ስዕል ሁሉም በሚገባው መልኩ መግለጽና ማስረዳት ትችላለህ ህፃናቶችን ነግረሀቸው ከምታስረዳቸው ይልቅ ስዕል ስለህላቸው ይሄ እንደዚህ ነው። እንደዚህ እንደዚህ ነው ብትላቸው ላይረሱትና ለዘላለም በልባቸው ሊጻፍ ይችላል ብዬ አምናለሁ። እኔ ስል በጣም ትልቅ ጥበብ ነው ስል ሁሉም ሰው እንደሚያስበው ቀላልና ዝም ብሎ ቀለም መለቀቅ ብቻ አይደለም። ስል በጣም ብዙ ሀሳቦችን የምንገልጽበት የልባችንን የምናወራበት እረፍት የምናገኝበት እንዲህም ብዙ የምንፈልጋቸውን ነገሮች የምናደርግበት ነገር ነው። ለዛም ነው እኔ ልዩ ችሎታዬ እንዲሆን የምፈልገው። ስዕልም በጣም ስለምወድ ሁል ጊዜ ለመማር ስለ ስዕል ማወቅ እንዴት ስለዚህ ነገሮቹ ማወቅ እፈልጋለሁ። ሁል ጊዜ ስለ ስዕል የማወቅ ፍላጎትም ጉጉትም አለኝ። ለዛም ነው ሰአሊ የሆንኩት ለዛም ነው ልዩ ችሎታዬ ስዕል የሆነው። ሁል ጊዜ በማግኘው ሰዓት ስለ ስዕል ማወቅ እና ስለ ስዕል መረዳት እና ስለ ስዕል መገንዘብ እፈልጋለሁ። ሁል ጊዜ ውስጤ ስዕልና ስዕልን ብቻ ቢያስብ ደስተኛ ነው። በዛም በምሰራው ስራ እንደ ስራ ሳይሆን እንደ መደሰት እንደ ፌሽታ እንደ ውለታ ስለሆነ የማየው። እኔ ስዕልን ሁል ጊዜ ቀኑን ሙሉ ብስል ስስል ብውል መቼም የማዝንና የምከፋ አይነት ሰው አይደለሁም። ለዛም ነው ስዕል ልዩ ችሎታዬ የሆነው። ሰዎችም ሀሳባቸውን መግለጽ ሲፈልጉ ስዕል ሳልልኝ ይሉኛል። እና ስዕል ልዩ ችሎታዬ ነው በጣም የምወደውም ሙያና ጥበብ ስዕል ነው

ሽማግሌዎቹን እማከብረው እሚሉትን በመስማት ትዕዛዛቸውን በማከበር እንዲሁም ምክራቸውን በመቀበል ነው እኛ ሀገር ላይ ለሽማግሌ በጣም ትልቅ ቦታ ይሰጣቸዋል። ምክንያቱም ልክ ነው ደግሞ ሽማግሌ በጣም ትልቅ ቦታና ትልቅ አይነት ቦታ መሰጠት አለበት። ለነሱ ምክንያቱም ሽማግሌዎች ከእኛ ብዙ ያዩ ናቸው። ሽማግሌዎች ከእኛ ብዙ ያለፉ ናቸው። ሽማግሌዎች ክፉ ደጉን ከእኛ በተሻለ መልኩ ያውቃሉ። ሽማግሌዎች ለሀገር ጠቃሚ ናቸው። ሽማግሌዎች እንዲሁም አስተዋይና ብለህ ናቸው ለዛም ነው ሽማግሌዎችን ማክበርና መንከባከብ አለብን። ብዬ እማስበው ሽማግሌዎችን እኔ በጣም ከማከብራችው ነገር መካከል ምክንያቱም ብልህ ናቸው። በሁሉም ነገር መከበር ስለሚገባቸው ነው። ሽማግሌዎችን ሁሌ ነው እሜከብራችው ሁሌም እሚሉትን ለመስማት እሞክራለሁ በተቻለኝ አይቅም ምክርም ለመጠየቅ እሞክራለሁ። ምክንያቱም ሁል ጊዜ እኛ ሀገር ላይ እንደ ሀገርም ሆነ እንደ ግለሰብ ከበድ ያለና ከአቅም በላይ የሆነ ችግር ሲገጥም ሁሌ የሚኬደው ከፈጣሪ በታች ወደ ሽማግሌዎች ነው። ምክንያቱም እነሱ መከበር ያለባቸው ሰዎች ስለሆኑ ብዙ ያዩ ስለሆኑ ብዙ ችግሮችም ብዙ ወጣውረዶችን በህይወታችው ያሳለፉ ስለሆኑ ከእነሱ የተሻለ ምክር የተሻለ እይታ ልናገኝ እንችላለን ብሎ ተስፋ የሚታሰብ ነው። እውነቱም ያም ነው። ብዙ የተሻለና ብዙ የሰከነ የተረጋጋ ምክር ብዙ ጊዜ ያቀብሎናል እኛ ያም ለህይወታችን በጣም ጠቃሚና ውሳኝ ነገር ነው ብዬ አስባለሁ። ሽማግሌዎች ለእኛ በጣም ጠቃሚና ለህይወታችን ወሳኝ የሆኑ ሰዎች ናቸው። እኔ በጣም ሽማግሌዎችን ነው እማከብረው። ምክንያቱም ከእኔ ብዙ ያዩና ህይወት ብዙ ያስተማረቻቸው እኔ ለኔ አዲስ የሆኑ ነገሮች እነሱ ሁሉን ነገር አልፈውት ሁሉን ነገር ንቀውት። ሁሉን ነገር አይተውት ምንም ነገር ቋሚ እንዳልሆነ አውቀው ሰከን ብለው ከህይወታቸው ቆርሰው ነው እሚሰጡት። ምክንያቱም ይሄ ለእኛ በጣም ጠቃሚ ነገር ነው። ሽማግሌዎችን መንከባከብና እነሱን የሚፈልጉትን ማረግ እሚጠይቁንን ማረግ ምክራቸውን መስማት እንዲሁም ምረቃቸውን መቀበል ይጠቅመናል። ሽማግሌዎች እኛ ሀገር ላይ በጣም በመመረቅ ይታወቃሉ ለምሳሌ በተለያዩ ዝግጅቶች ላይ በተለያዩ ድግሶች ላይ በተለያዩ እንግዳ ሁነዎ በተጠሩባቸው ቦታዎች ላይ መመረቅና ረጅም እድሜ መመኘት ይወዳሉ። ለዛም ነው ሽማግሌዎች ሽማግሌዎች የመረቁት በጣም ትልቅ ቦታ እሚደርሰው በእኛ ሀገር አንድ አባባል አለ። የሚሞት ሰው አይጥላ የሚሞት ሰው አይጥላህ የሚያድግ ሰው አይጥላ የሚሞት ሰው አይርገመህ ይባላል። ሽማግሌዎች የሽማግሌዎች እርግማን በጣም ከባድ እና አስፈሪ ነው። ሽማግሌዎችን መንከባከብና እሚፈልጉትን ማድረግ እነሱን ማክበር በጣም አስፈላጊና ተገቢ ነው ብዬ አስባለሁ። ምክንያቱም ያለ እነሱ ይቺ ሀገር እዚህ አልደረሰችም። ምክንያቱም ያለ እነሱ እኛ ራሱ የለንም። ምክንያቱም እኛ ያለ እነሱ ምንም ነን። ስለዚህ ነው ሽማግሌዎችን ማክበር አለብን ብዬ እማሰበው። ምክንያቱም እነሱ ሰከን ያሉ ናቸው ሁሉን አይተውታል ክፉ ደጉን ያውቁታል። በየት መንገድ መሄድ እንዳለብን እነሱን መጠየቅና ማወቅ መሄድ ወዳለብን ቦታም መሄድና መራመድ። የምናደርገውን ነገር ሁሉ ነው ለእነሱ ማሳወቅ እና እንዴት ቢሆን መልካም እንደሆነ እነሱን መጠየቅ በጣም አስፈላጊ ነው ብዬ አስባለሁ። ለህይወትም በጣም ጠቀሚና በጣም ለህይወት ወሳኝ ነገር ነው ብዬ አስባለሁ። በህይወቴ ውስጥ ሽማግሌዎች ለሽማግሌዎች ያለኝ ቦታ በጣም ትልቅ ነው። ምክንያቱም እኔ ሽማግሌ የመረቁኝ ብዙ ቦታ ደርሻለሁ። ሽማግሌ አክብሬ ብዙ ነገር አግኝቻለሁ። ከእነሱ ብዙ ነገር ተምሪአለሁ። ግልፍተኛው ስሆን ስሜታዊ ስሆን በነገሮች ስሜታዊ ስሆን በእነሱ ሰክኛለሁ። ምክንያቱም ብዙ ጊዜ እነሱ ይሉኛል ሽማግሌዎች ኧረጋ ያሉ ናቸው ሁሉን ነገር በማስተዋል ነው። እሚያዩት እንደኛ እንደ ወጣቶች ሁል ጊዜ ግልፍተኛ ሁነው በስሜት አይነዱም። ለዛም ነው ሽማግሌዎችን እማከብራቸው። ለዛም ነው እሚሉትን እምሰማው። ለዛም ነው ሁል ጊዜ እነሱ ትክክል እንደሆኑ እሚሰማኝ ምክንያቱም እነሱ ሁሉን ነገር ያለፉት ስለሆነ። እኔ ለነገሩ አዲስ ነኝ። ነገሮችን ብመለከት ባስብ ባላየሁትና ይሆናል ብዬ ባሰብኩት ነገር ብቻ ነው። እነሱ ግን ሁሉን ነገር አይተውት ትክክለኛውን ነገር ተረድተው እነሱ ባያደርጉትም ለእኛ እንዳንደግመው ምክር ስለሚሰጡን ነው። ለዛ ነው ሽማግሌዎችን እንዴት ማክበር እንዳለብን ማወቅ አለብን ብዬ የማስበው እኔ ሽማግሌዎችን እማከብረው። እሚሉኝን በመስማት ትዕዛዛቸውን በመጠበቅ ምክራቸውን በመስማት ምርቃናቸውን በመቀበል እነሱን በመንከባከብ እሚያዝዙንን በመቀበል እንዲሁም የተለያየ አይነት እሚጠይቁንን ነገር በማረግ ሽማግሌዎችን አከብራቸዋለሁ። በጣምም ነው እምወዳቸው። እነሱም ያውቃሉ ሸማግሌዎችን ማክበር በጣም ትልቅ ቦታ እንደሚያስገኝና በጣም ትልቅ ቦታ ሊያደርስ እንደሚችል ስላየሁና ስለተረዳሁበት። ሽማግሌዎችን ሁሌ አከብራለው ሽማግሌዎችን በጣም እንከባከባቸዋለው ለዛም ህይወቴ ሰምሯል። ለዛም ብዙ መርቃንን ተቀብያለሁ። በዛም በህይወቴ ብዙ በረከት ገብቷል። እና ሽማግሌዎችን እኔ በጣም ነው እማከብረው በጣም ነው እምወዳቸው ሽማግሌዎችን።